የትውልድ ከተማዬ አሁንም በድጋሚ ሻኪሱ ነው። ሻኪሶ በ ኦሮሚያ ክሊል የምትገኝ በጉጂ ዞን የምትገኝ ከተማ ናት። እና በጣም ደስ የምትል ሀገር የወርቅ ሀገር ናት። ወርቅ በብዛት እሚገኝበት ቡና የቡና ምርት እሚገኝበት። የተለያየ አይነት ማዕድናቶች በሻኪሱ ውስጥ የሚገኙበትና የሚመረቱበት ሀገር ናት። ከአዲስ አበባ አምስት መቶ ዘጠና ኪሎ ሜትር የምትርቅ ሀገር ናት። እና ያኗኗር ሁኔታዋ ደግሞ እጅግ በጣም ህዝቦቿ ተቀራርበው የሚኖሩ ተዋደው በሰላም በፍቅር የሚኖሩ ምንም አይነት የሰላም ችግር የማይታይባት ሀገር ናት። ሁሉም ነገር ሰላም ነው ሰው ወጥቶ በሰላም ይገባል። ህፃናቶች ይማራሉ ተማሪዎች ይማራሉ ሰራተኛው ስራውን በትክክል ይሰራል። በቃ ሁሉም እንደየአቅሙ ይወጣል ይገባልና በጣም የተባረከች ሀገር ናት። ሻኪሶ እና እኔም ደግሞ እዛው ነው የተወለድኩት። አንድ ሺህ ዘጠኝ መቶ ዘጠና አንድ ሻኪሶ የካቲት ሰባት ማለትም እንደውም ነገ ልደቴ ነው። ነገ ልደቴ ነው እና የካቲት ሰባት አስራ ዘጠኝ ዘጠና አንድ ዓመተ ምህረት ተወለድኩኝ። ኖ ይቅርታ ዘጠና ሁለት ዓመተ ምህረት ተወለድኩኝ። እና በዛችው በየመጀመሪያ ነርሰሪ ትምህርቴን ቀስተ ደመና ኪንደርጋርደር ስኩል ተማርኩኝ ከዛ በኋላ ደግሞ ኤልጌት የሚባል ትምህርት ቤት ገባሁኝ እስከ ሶስተኛ ክፍል እዛ ተማርኩኝ። ከዛ በኋላ ታሳሮባ የሚባል ትምህርት ቤት ከአራተኛ ክፍል እስከ ስምንተኛ ክፍል ተማርኩኝ። ከዛ ደግሞ ከስምንተኛ ክፍል ያው የመንግስት ነውና እዛ ሀገር ሃይስኩል ሃይስኩል እና ፕሪፓራቶሪ ወይም ደግሞ መሰናዶ የመንግስት ትምህርት ቤት ነው። እና የመንግስት ትምህርት ቤት ከዘጠነኛ ክፍል ገባሁኝ። ከዛ ከዘጠኝ እስከ አስር እዛ ሃይስኩል ተማርኩና ከዛ እንደገና ደግሞ ወደ መሰናዶ ወይም ደግሞ ፕሪፓራቶሪ አስራ አንድ እና አስራ ሁለትን ተማርኩኝ። ከዛን ደግሞ ወሎ ዩኒቨርሲቲ ገባሁኝ። ወሎ ዩኒቨርሲቲ ተማርኩና በአንዳንድ እዛ በነበረ በጸጥታ ጉዳይ ለአንድ አመት ከምናምን እንደዚህ ተዘግቶ ነበር። እና ከዛ በዛ በአንድ አመት ከምናምን ውስጥ ሌላ አዳማ መጥቼ ተምሬ ፋርማሲ ተምሬ ልጨርስ ችያለሁ ማለት ነው። እና ይሄንን ይመስላል ሻኪሶ ነው በቃ የተወለድኩት እና በጣም ደስ እምትል ከተማ የተባረከች ሀገር ናት። እናቴም አባቴም የተወለዱት እዛው ነው። እና እኔ ያደኩት የነበረው ደግሞ አያቶቼ ጋር ነው ሁለቱም አያቶቼ ጋራ አንዱ አሁን በህይወት የለም። እና እዛው ነው ያደኩት በጥሩ ስነምግባር ነው ያደኩት። ቤተሰቦቼ እየመሰከሩልኝ አካባቢዬ ጎረቤቶች እየመሰከሩ በጥሩ ስነምግባር ነው ያሳደጉኝ። ጥሩ የኢትዮጵያን ዲሲፕሊን በማስተማር እንደገና በጥሩ አይምሮ እያሳደጉኝ ነው አሳድገኛለች አያቴ አሳድገውኛል። እና በጣም ደስ በሚል ሁኔታ የልጅነት ብዙ ትውስታዎች አሉኝ። ለምሳሌ ከጓደኞቼ ጋራ የነበረኝ ቆይታ ከጓደኞቼ ጋራ ከልጅነት የነበረኝ ቆይታ ያ ማለት በርግጥ እስከ ይመስለኛል እስከ ሶስተኛ ክፍል ይመስለኛል ኦር ደግሞ ኖ እስከ አምስተኛ ክፍል ወይ ደግሞ እስከ ስድስተኛ ክፍል ይመስለኛል። እዛ ከጓደኞቼ ጋራ እንትን ልል የቻልኩት ግን በሆነ አጋጣሚ ያው ከጓደኞቼ ጋር እዛው ተለያየንና ብዙም የብዙ ለብዙ ጊዜ የሰፈር ጓደኛ አልነበረኝም። ማለትም አንዳንድ እማይሆን ባህሪዎች ስላመጡ ጓደኞቼ ቤተሰቦቼ ለዩኝና። ትሆንብናለች ምናምን በሚል እና ትንሽ ቆይቼ ነው የትምህርት ቤት ጓደኞች እንጂ የሰፈር ጓደኞች አልነበሩኝም እና በእንደዚህ አይነት ሁኔታ ነው ያደኩት

የምጠቀመው ቦርሳ የጀርባ ቦርሳ ነው። በብዛት የጀርባ ቦርሳ ነው የምጠቀመው እና ደግሞ በአንድ ትከሻ ብቻ የሚያዝ ቦርሳ እጠቀማለሁ። ግን ከድሮ ጀምሮ በጀርባ የሚሸከመው የሁለቱን ትከሻዬን ባላንስ ስለሚያደርግልኝ እሱን እጠቀማለሁ። እና ጥሩ ነው። በጀርባ የሚሸከሙት ቦርሳ እና

በጣም የምወደው ምግብ የኢትዮጵያ ባህላዊ ምግብ ክትፎና ዶሮ ነው በጣም ነው የምወደው። ሁለቱም የሚሰራው ከምንድነው? ዶሮ ያው ከዶሮ ዶሮ ወጥ ማለቴ ነው ዶሮ ወጥ የሚሰራው ከሽንኩርት ከበርበሬ ከዘይት ከነጭ ሸንኩርት ምናምን የመሳሰሉት አይነት ነገሮች ናቸው። እንዴት እንደምንሰራ መናገር እችላለሁ። ለምሳሌ ዶሮ ስንሰራ ምንድነው? በመጀመሪያ ሽንኩርት እንልጣለን። ከዛ ወይ ከከተፍነው በኋላ ወይ ደግሞ ከፈጨነው በኋላ በዘይትና በጨው እናበስለዋለን። ከዛ ካበሰልነው በኋላ ደግሞ በደንብ ተደርጎ ከታሸ በኋላ ከበሰለ በኋላ በርበሬ እንጨምርበታለን። ከዛ በርበሬ ከጨመርንበት በኋላ በርበሬው ትንሽ ሊያቃጥለን ስለሚችል በደንብ ተደርጎ መዋሃድና መታሸት አለበት። ከዛ በደንብ ካሸነው በኋላ እላዩ ላይ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ እንጨምርበታለን። ከዛ ከሱ በኋላ ደግሞ ምንድነው? ቀስ እያልን እያሸነው እያሸነው ውሃ ጠብ እያደረግንበት በደንብ አድርገን እናበስለዋለን ማለት ነው። ከዛ በኋላ እንትኑን ዶሮውን ወይ የተገነጣጠለ ሊሆን ይችላል ከሱፐር ማርኬት ገዝተን ሊሆን ይችላል ወይ ደግሞ ዶሮውን ከነነብሱ ገዝተነው ሊሆን ይችላል። ከዛ እሱ ከታረደ በኋላ ቆዳውን ገፈነው ከዛ በኋላ ከተበለተ በኋላ ማለትም በትክክል ከተበለተ በኋላ የራሱ አበላለት አለውና ከተበለተ በኋላ በደንብ ተደርጎ በሎሚና በጨው እንደገና በአጃክስ በሽሮ ተደርጎ ይታጠባል ማለት ነው። ከዛ ከታጠበ በኋላ አንድ በደንብ እስኪ ነፃ ድረስ ይታጠባል አላስፈላጊ የሆኑ ነገሮችን ከላዩ ላይ ይወገዳሉ። ለምሳሌ ዶሮ ዝልግልግ የማለት ነገር አለበት ቆዳ ስጋው ላይና እሱን ማውጣት አለብን በደንብ አድርገን ፈቅፍቀን ማውጣት መቻል አለብን። ሁለተኛ ደግሞ ሽታ አለው ዶሮ ሲታጠብ ካለቀቀ ሽታ አለው በደንብ አድርገን ካልታጠበ ማለት ነው። እሱን ደግሞ ሽታውን የምናጠፋበት ሎሚ ነው። በሎሚ እንደገና ደግሞ በእርሾ ልናጠፋው እንችላለን። እና በእሱ በደንብ አድርገን ካጠብነው በኋላ ከዛ እንትኑ ላይ ዶሮ ቁሌቱ ላይ እንጨምራለን ማለት ነው። ዶሮ የዶሮ መረቁ ውስጡ እንዲገባ ከፈለግን ትንሽ የዶሮውን ስጋ ሰንጠቅ ሰንጠቅ እያደረግን አንድ ሁለት ሁለት ቦታ ሰንጠቅ ሰንጠቅ እያደረግን እንጨምራለን ማለት ነው። ከዛ ከጨመርን በኋላ በደንብ አድርገን እናዋህደዋለን ከዛ ካዋሀድነው በኋላ ምን ይሆናል? ይበስላል ማለት ነው። ከዛ ትንሽ እንቁላል እንቀቅልና እንቁላሉን ደግሞ ጣል ጣል ላዩ ላይ እናደርጋለን ከላጥነው በኋላ እና ቆንጆ በእንጀራ እንበላዋለን እጅግ በጣም ይጣፍጣል። እና ቅቤ ከላዩ ላይ ሊወርድ ሲል እንጨምርበታለን መከለሻ ቅመም ኮረሪማ ይመሳሰሉትን ቅመሞች እንጨምርበታለን እና በጣም የሚጣፍጥ ነው የሚሆነው። ሁለተኛ ደግሞ ምንድነው? ክትፎ ነው የምወደው። ክትፎ እንዴት ነው የሚሰራው? ከጥሬ ስጋ ነው የሚሰራው። ክትፎ በሁለት አይነት መንገድ መስራት እንችላለን። ክትፎ በእሳት ትንሽዬ እሳት የነካው ክትፎና በጥሬው ደግሞ የነካው ክትፎ መስራት እንችላለን። የሚሰራውም ከኮረሪማ ከሚጥሚጣ እና ከቅቤ እና ትንሽዬ ከጨው ነው። ከዛ ምን እናደርጋለን መጀመሪያ ስጋ ድቅቅ አድርገን በትንንሹ እንከትፋለን። ከከተፍን በኋላ ደግሞ ቆንዶ ማነው ኮረሪማ ጨው ቅቤ አድርገን አብረን እናደባልቅና ከዛ የተከተፈውን ጥሬ ስጋ እሱ ውስጥ እንጨምራለን ማለት ነው። ከዛ በደንብ አድርገን እናሸዋለን። ከዛ ካሸነው በኋላ በባህላዊ የ የማቅረቢያ ሳህን ወይም ደግሞ ጣባት ይባላል። በሱ አድርገን እናቀርበዋለን። እሱ ደግሞ የሚበላው በምንድነው? በቆጮ ነው ቆጮ የሚባል ከእንሰት የሚገኝ በኢትዮጵያ ብቻ የሚገኝ የባህላዊ ምግብ ነውና። በቆጮው እንበላዋለን ማለት ነው። አጠገቡ ላይ ደግሞ ከፈለግን አይብ ማድረግ እንችላለን እና ሁለቱን ምግቦች በጣም ነው የምወዳቸው። በጣም እወዳለሁ

ልብስ የማጥባው በወር በወር ሁለት ጊዜ ሊሆን ይችላል። በጣም ልብስ በማቆየት በጣም ነው እኔ የምቸገረው ማለትም። አንድ ላይ ከተጠራቀመ በኋላ ነው። በብዛት የማጥበውና ያ ደግሞ እኔን ያደክመኛል። ትንሽ ልብስ ደግሞ ማጠብ አልወድምና በተፈጥሮዬ። እና ብዙ ልብስ አብዝቼ ነው በቃ አንድ ላይ አጠረቃቅሜ ነው የማጥበው። ቀኑን ሙሉ ሳጥብ እውላለሁ የዛን ጊዜ ማለት ነው። እና ሁል ጊዜ ትንንሽ ማጠብ ትንንሽ ማጠብ አልወድም በቃ አንድ ጊዜ አጠራቅምና። በወር ሁለቴ በሚሆን ጊዜ ውስጥ አጥባለሁ። እና ያ ደግሞ በጣም ያሰለቻል። በርግጥ ልብስ በጣም ሲበዛ እና በጣም በቃ ደግሞም ያደክማል እጅግ በጣም ነው የሚያደክመው። እና አንዳንዴ በጣም በቃ ከማጠቤ የተነሳ ኩላሊቴን ያመኛል። በጣም ይደክመኛል። በጣም በቃ እና ድክም ብሎኝ አንዳንዴ ደግሞ ስትራፖ የሚይዘኝ ጊዜም አለ። በቃ ስትራፖ ይዘኛል። በእውነት በጣም የሚከብድ ልብሶችን ካጠብኩኝ። ለምሳሌ እንደ ብርድ ልብስ ካጠብኩኝ እንደገና አንሶላ ምናምን በብዛት እንደዚህ ከባድ ከባድ የሆኑ ነገሮችን ከልብሴ ጋር አብሬ አቀላቅዬ ካጠብኩኝ። በቃ በጣም ነው ድክም የሚለኝ በጣም ማለት ነው። ግን ያ ልብስ ያጠብኩት ልብስ ደግሞ ደርቆ ከቤት ይዤ ስገባ። ተት አጣጥፌ ምናምን ነገር ሳስቀምጠው ደግሞ እጅግ በጣም ደስ የሚል ስሜት ነው የሚሰጠኝ። በቃ ልብስ አጥቤ ከደረቀ በጣም ደስ የሚል ስሜት ነው የሚሰጠኝ እንኳንም አጠብኩኝ በቃ ደስ ይለኛል። እና በጣም በቃ ደስ የሚል ስሜት ይሰጠኛል። እና ግን ማጠራቀሙ ጥሩ ነው ብዬ አላስብም። ምክንያቱም በጣም በቃ ይጎዳል። እና በጣም በቃ እየጎዳኝ ምናምን ነገር ነውና የሚመጣው። ሁል ጊዜ ግን ትንሽ ትንሽ ልብሶች ቢሆኑ አሁን ለምሳሌ በቀን በቀን በቀን በቀንም ባይሆን በሶስት ቀን በአራት ቀን በአምስት ቀን ትንሽ ትንሽ ልብሶችን ማጠብ ብችል ያ ጉልበቴን ይቆጥብልኛል ሁለተኛ ድካሜን ይቀንስልኛል። ጊዜዬንም ገንዘቤንም ይቆጥብልኛል ብዬ አስባለሁ። ግን እኔ እንደዚህ ለምን እንደሆነ ግን አላውቅም። በቃ አልወድም ልብስ እንደዚህ ትንሽ እንትን ማጠብ ትዝ አይለኝም። እውነት ለመናገር ቆይ ዛሬ ትንሽ ልብስ አለችኝ ላለቅልቅ። ወይም ልጠብ አልልም። በቃ በቃ የሆነ ጊዜ ጠብቄ አይ በዚህ ሰዓት ልብስ መታጠብ አለበት ብዬ ካሰብኩት ነው እንጂ ያንን ነገር የማደርገው ዝም ብዬ አላደርገውም ማለት ነው። ስለዚህ ያ ደግሞ ድክመቴ ነው የኔ ስንፍና ነው ይመስለኛል። እና ግን ልብስ ማጠብ ደግሞ በጣም አንዳንድ ጊዜ አሰልቺ ይሆንብኛል። ምንድነው? በጣም በቃ ከድካም የተነሳ ሊሆን ይችላል። እንደገና ደግሞ ልብስም ማጠብ ፍላጎት ማጣት የተነሳ ሊሆን ይችላል። በጣም አንዳንድ ጊዜ በቃ በጣም ያስጠላኛል። ማጠብ እና ሞቲቭ ካልሆንኩኝ ልብስ ለማጠብ ፍላጎት ከሌለኝ። በቃ መታገል ነው የሚሆንብኝ በቃ በትግል ነው። ያንን ልብስ የምጨርሰው አሁን ባለፈው እለታ እንደዛ ነበርኩኝ። ዝም ብዬ ያው ልብስ ስለተጠራቀመብኝ ብቻ ማጠብ ስላለብኝ ብቻ ነበረ ያጠብኩት ግን ፍላጎት አልነበረኝምና። ሰባት ሰዓት አካባቢ የጀመርኩኝ ወደ አስራ ሁለት ሰዓት ተኩል ነው የጨረስኩት። እና ያ ምንድነው? ፍላጎት አልነበረኝም መጀመሪያም ሳጥበው ማለት ነው። ግን ልብስ ማጠብ ፍላጎትን ይፈልጋልና። በቃ ልብስ ዛሬ እጠቢ እጠቢ ብሎኛል ብዬ ካሰብኩኝ ከተነሳሁኝ ቶሎ ነው ያንን ልብስ የምጨርሰው። ካልሆነ ግን ልብስ ምጠ ፍላጎት ከሌለኝ የማጠብ ፍላጎት ከሌለኝ ግን በጣም በቃ እየዘገየው እየሰለቸኝ ነው። ምክንያቱም ሁሉን ነገር ለማድረግ መጀመሪያ ፍላጎት ስለሚጠይቅ ማለት ነው። ስለዚህ ያ ነገር ደግሞ አስፈላጊ ነው ፍላጎት መኖር ለልብስ ማጠብ በጣም አስፈላጊ ነገር ነው። እና የምንጠቀምበትም የምጠቀምበትም ለምሳሌ ሳሙና አረፋ ያል የሌለው ከሆነ ፍላጎቴን ይቀንሳል። የምጠቀመው የዱቄት ሳሙና የፈሳሽ ሳሙና አረፋ የማያወጡ ከሆነ ፍላጎቴን ይቀንሳል። ግን ትንሽ ጠብ አድርጌ በደንብ አድርጎ አረፋ እያወጣልኝ በደንብ አድርጎ ልብሴን ንጹህ የሚያደርግልኝ። ከሆነ ያ ነገር በቃ ደስ እያለኝ አጥበዋለሁ። ደስ እያለኝ እጨርሰዋለሁ ማለት ነው። ስለዚህ መጀመሪያ ልብስ ለማጠብም ፍላጎት ያስፈልጋል። ማለት እወዳለሁ። እና ልብስ ማጠብ በዚህ አጋጣሚ ጥሩ ነው። ጽዳት

አትክልቶች ሁሉንም አትክልቶች እወዳለሁ ማለትም አትክልቶች የተፈጥሮ ነገሮች ስለሆኑ በጣም ለሰው ልጅ ጠቃሚ የሆኑ ነገሮች አስፈላጊ የሆኑ ነገሮች ናቸው። ለጤናማነት አትክልቶች በጣም ያስፈልጋሉ የራሳቸው የሚወጡት ሚና አለ ለጤናችን። እና ሁሉንም አትክልቶችን እወዳቸዋለሁ። ለምሳሌ ከሚበላ አትክልት ውስጥ ጎመም በጣም ነው የምወደው። ሰላጣ እወዳለሁ ቆስጣ እወዳለሁ። የተለያየ አይነት ካሮት እወዳለሁ ሁሉንም አትክልቶቹን እወዳቸዋለሁ። እና ፍራፍሬዎቹንም እንደዛው ነው የምወዳቸው። የማልወደው አትክልት ቢኖር ምንድነው? ሀረር ኩክ የሚባል ወይም ደግሞ ቃዛ ሜሮ የሚባል አንድ ተከል አለና አላውቅም አንዳንድ ጊዜ በተፈጥሮአችን የምንጠላቸው አትክልቶች ሊኖሩ ይችላሉ አላውቅም። ግን እሱን ለምን እንደሆነ አላውቅም ምንም አድርጎኝ አያውቅም። እና እሱን ግን አልወደውም ማለት ነው። እና በብዛት ፍራፍሬዎችን ከፍራፍሬዎች የምጠላው የለም። ከአትክልቶች ደግሞ የምጠላው የለም። በጣም ሁሉንም እወዳቸዋለሁ ምክንያቱም ለጤናዬ ለጤናዬ ጥቅም ስለሚሰጡ ስለማውቅ እነዛን መብላት በጣም ነው የምወደው። እንደውም እኔ ከቬጂቴሪያል ከሚባሉት ሰዎች መካከል አንዷ እመስላለሁ ለራሴ ማለት ነው። እና በጣም አትክልት በቃ እኔ በጣም ነው ደስ የሚለኝ። ሰላጣ በጣም ደስ ይለኛል የተሰራ ሰላጣ። ድንች ደስ ይለኛል ድንች በሰላጣ ደስ ይለኛል በጣም ነው በቃ የምወዳቸው ሁሉንም አታክልቶችን ማለት ነው። እና ይሄ ነው ብዬ የምጠላው የለም። ብዙም ሰዎች ደግሞ ከ ስጋ ፕሮቲን ካላቸው ነገሮች ይልቅ እነዚህም ቢመገቡ ማለትም አትመገቡ ሳይሆን ሳይሆን ሁሉን ነገር በልኩ በመጠኑ ሲሆን ነው ጥሩ እና አትክልቶችንም መብላት ቢችሉ ቢጨምሩበት ጥሩ ለጤናቸው ጥቅም ቢሰጣቸው ብዬ አስባለሁ። አንዳንድ ሰው ዝም ብሎ አትክልት የማይወድ ሰው አለ። አሁን አትክልትን በጣም የሚጠላ ስጋ ካልበላ። በቃ ምግብ እንዳልበላ የሚቆጥር ሰው አለ። ይሄ አሁን ትክክል አይደለም ሁል ጊዜ ስጋ መብላት የሚያመጣው የጤና ችግር በጣም እጅግ በጣም ብዙ ነው። እና አትክልትንም ቢጨምርበት ጥሩ ነው እንደገና ደግሞ ሁሉም ሰው ደግሞ ዝም ብለው አትክልትም ይብላ ብቻ አይደለም። አትክልትንም ብቻ ደግሞ ይውደድ ማለት አይደለም። አንዳንዴ ፕሮቲን ያላቸውን ነገሮች መብላት እንደ ስጋ እንደ ባቄላ እንደ ምስር የመሳሰሉት አይነት ነገሮችን መብላት በጣም ቆንጆ ነው። ሁሉንም ነገር ባላንስ ስናደርገው ነው አትክልቱንም ባላንስ ስናደርገው ነው። ስጋውን ፕሮቲንም ባላንስ ስናደርገው ነው ካልሼም ያላቸው ምግቦች ፖታሼም ሁሉንም ምግብ ባላንስ ስናደርገው ነው። ጥሩ እና እና በባላንስ አምናለሁ። እንደገናም ደግሞ ኒውትሬሽን የሚባለውም ያው ባላንሲንግ ፉድ ነው በቃ ሁሉን ነገር አመጣጥኖ የተመጣጠነ ነገር መመገም ነው ባላንስ ማድረግ ነው። በቃ አትክልት ብቻ ዝም ብሎ የሚበላ ሰው። መስሉ ላይገነባ ይችላል ዝም ብሎ አትክልትን ብቻ የሚያዘወትር ከሆነ መስሉ ላይገነባለት ይችላል። ስለዚህ ሌላውንም ደግሞ እንደዛው ሁል ጊዜ ፕሮቲን የሚመገብ ሰው ደግሞ ለምሳሌ የበሽታ የመከላከል አቅሙ ያነሰ ሊሆን ይችላል። ምክንያቱም ለምሳሌ ቃሪያ የማይወድ ከሆነ እንደዚህ አይነት የበሽታ የመከላከል አቅማችን አብዛኛው ሰዓት ላይ ከአትክልቶች ነውና የሚመጣው እነዚህን ነገሮች ያጣቸዋል ማለት ነው። በቃ ዝም ብሎ ሊወፍር ይችላል ጡንቻው ሊ ስብ ሊኖረው ይችላል። ግን ውስጡ ግን እንደ ባዶ ሊሆንበት ይችላል ስለዚህ ባላንሲንግ ፉድ ያስፈልጋል ለማለት እፈልጋለሁ። ባላንስ ማድረግ ሁሉን ነገር ባላንስ ማድረግ ሁሉም ሲጀመር ከምግቡም ውጪ ባላንሲንግ ያስፈልጋል ለሁሉም ነገር ማለት ነው። ባላንስ ሲሆን ነው ሁሉ ነገር ትክክል የሚሆነው እና አንዱ ሲበዛ ማንም ሲያንስ አይደለም። ግን ባላንሲንግ የግድ ያስፈልጋል። በቃ ህይወት ላይ ባላንስ ማድረግ እጅግ በጣም አሪፍና ወሳኝ ነገር ነው። እና እኔ በባላንሲንግ አምናለሁ። ስለዚህ አትክልትን መውደድ ብቻም ሳይሆን ፕሮቲንም መውደድ የተ ካልሼን መውደድ የተለያየን ምግቦችን መውደድ አስፈለጊ ነው ብዬ አስባለሁ። ግን እኔ አትክልት እወዳለሁ።